በቤቴ ልዩ የሆነ መቀመጫ አለህ ወይ? ለምለው ጥያቄ አዎ በቤቴ ልዩ የሆነ መቀመጫ አለኝ። እረፍት የማደርግበት ብቻዬን መቀመጥ በምፈልግበት ሰዓት የሚቀመጥበት ስራም ሆነ የተለያዩ ጉዳዮችን የሚያስፈጽምበት የራሴ የሆነ ቤት አለኝ። ለቤቴ ውስጥ ይሄን ቤት በመጠቀም

ምን አይነት መሳሪያዎች ትጠቀማለህ ለሚለው ጥያቄ እኔ የምጠቀማቸው መሳሪያዎች በብዛት ኤሌክትሮኒክስዎች ናቸው። አንደኛ ስልኬን እጠቀማለሁኝ። ስልክ ስልክ ደግሞ የሚጠቀመው ለተለያዩ አገልግሎቶች ለመጠቀም ኢንተርኔት ለመጠቀም። ስልክ ለመደዋወል ዶክመንቶችን በራሱ ላይ በስልኩ ላይ አድርጌ ለመጠቀም። ሁለተኛ ደግሞ ዴስክቶፕ ኮምፒውተሮችን እጠቀማለሁ ለቢሮ ስራዎች ለቢሮ ስራዎች ነው። ብዙ ጊዜ የምጠቀማቸው እንደገና ደግሞ ላፕቶፕ ኮምፒውተርም። በብዛት ደግሞ እጠቀማለውኝ